እኔ ተጉዤ የማውቅባቸው ቦታዎች ቻይና ተጉዤ አውቃለሁ። ወደ ቻይና የሄድኩት ለትምህርት ነው። ከዚያ ደግሞ እዛው ቻይና በቆየሁበት ግዜ ደግሞ ወደ ሆንግ ኮንግም ሄጂያለሁ፣ ሻኻ ሄጂያለሁ፣ ሀንጆ የመጀመሪያ የቋንቋ ትምህርቴን የቻይንኛ ቋንቋ ትምህርቴን በቤጂንግ ለአንድ አመት ከተማርኩኝ በኋላ ቀጣዩን በኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪ የተማርኩት አንጆ ባለው ጀጃንጊ ኖርቺ ስለሆነ ወደ ሃንጆም ሄጃለሁ። ከዚያ ጓደኞቼ ያሉበት ከተማን ለመጎብኘት ደግሞ ወደ ጓንጆም ሄጃለሁ። ከዚያ በኋላ ደግሞ በቅርቡ ትምህርቴን ጨርሼ ወደ ኢትዮጵያ ከመጣሁና ብዙ አመት እዚሁ ከቆየሁ በኋላ ከስራ ጋር በተገናኘ ቻይና ተመልሼ ሄጄ ኢሁ የምትባል ከተማ ለስራ ጉዳይ ሄጂያለሁ። ጀርመን አውሮፓ ካሉ ሀገሮች ጀርመን ሄጃለሁ። ፈረንሳይ ፓሪንስ ወደ ፓሪስ ሄጃለሁ። ኔዘርላንድ አሁን ከተማ ስሟን ማላስታውስ ማላስታውሳት ከተማ ሄጃለሁኝ። ኢትዮጵያ ውስጥ ተወልጄ ያደግኩት ወንጂ ነው። ከዚያ ወደ ሀዋሳ ሄጃለሁ። አዲስ አበባ ሄጃለሁ። ጅማ ሄጃለሁኝ። ወደ ቦንጋ ሄጃለሁ። አርባ ምንጭና ወላይታ ሶዶም ሄጃለሁ። ደብረ ማርቆስ ሄጃለሁኝ። ሃረርና ድሬድዋም ሄጃለሁኝ። ናዝሬት ለወንጂ ቅርብ ስለሆነች መኖሪያዬ ናት ማለትም የምችላት ከተማ ናት። አሁን እየኖርኩ ያለሁት አዲስ አበባ ነው። እና በዚህ እድሜዬ የሄድኩባቸው ቦታዎች እነኚህ ናቸው። ወደፊት ደግሞ የተለያዩ ሀገራት መሄድና መጎብኘት እፈልጋለሁ። ለምሳሌ ግብጽን መጎብኘት እፈልጋለሁ። አሜሪካንን መጎብኘት እፈልጋለሁ። ምዕራብ አፍሪካ ሀገራት እነ ናይጄሪያ ጋና ካሜሮን፣ ደቡብ አፍሪካን፣ እነ ሞሮኮን ብጎበኝ ደስ ይለኛል፤ እና ምናልባት ሁኔታዎች ከተመቻቹ እነኚህን ሀገራት መጎብኘት እፈልጋለሁ። እና እነሱን ብጎበኛቸው ደስ ይለኛል። ከሩቅ ምስራቅ ጃፓንን ማየት መጓዝ ብችል ጃፓን መጎብኘት ብችል ደስ ይለኛል። ስለዚህ ቀደም ሲል እንዳልኩት እስካሁን የተጓዝኳቸው ቦታዎች ምስራቅ ቻይና፣ ከአውሮፓ ጀርመን፣ ኔዘርላንድ እና ፈረንሳይ ናቸው። ያው ኢትዮጵያ ውስጥ ደግሞ የተለያዩ ከተሞች ከምስራቅ ድሬዳዋና ሀረር ሄጃለሁ። ናዝሬት ያው ተወልጄ ያደኩት ወንጂ ስለሆነ ለወንጂ ቅርብ ስለሆነች ናዝሬት አዘውትሬ እዛ ስመላለስ ነበረ። አዲስ አበባ አሁን እየኖርኩበት ነው። ሃዋሳ ከሃያ አመት በላይ ኖሬበታለሁ። በጉዞ ወደ ጅማ ሄጃለሁ። ቦንጋ ሄጃለሁኝ። ሚዛን ሚዛን ተፈሪ ሄጃለሁ። እንደዚህ አይነት ቦታዎች ከሰሜን ደግሞ ደብረማርቆስ ሄጃለሁ። ከሰሜኑ የሚቀረኝና ማየት የምፈልገው ባህር ዳርን እፈልጋለሁ ማየት እፈልጋለሁ ጎንደርና መቀሌንም መጎብኘት እፈልጋለሁ። አድዋንም መጎብኘት እፈልጋለሁ። እንደዚህ አይነት ሌሎችም ላሊበላን የመሳሰሉ ታሪካዊ ቦታዎችን መጎብኘት እፈልጋለሁ። ከደቡብ ወላይት ሶዶና አርባ ምንጭን በተደጋጋሚ አይቻለሁ። ጂንካን አይቻለሁኝ። ዲላና አይቻለሁ። ወደ ታች ወደ ቦረና አካባቢ ግን ሄጄ አላውቅም። እነሱንም ባያቸውና ብጎበኛቸው ደስ ይለኛል፤ እና እስከ አሁን ድረስ የተጓዝኳቸው ቦታዎች እነኚህ ናቸው።

ጥላ ወይም ፀሀይ ከሚለው ውስጥ የምመርጠው ጠዋት ከሆነ ፀሀይ እመርጣለሁ ከሰአት በኋላ ከአስር ሰዓት በኋላም ወይም ፀሀዩ በረድ ሲል ፀሀይ እመርጣለሁ። ነገር ግን ፀሀዩ በሚጠነክርበት ሰዓት ለምሳሌ በምሳ ሰዓት ወይም ሰባት ሰዓት ስምንት ሰዓት እንደዚህ ፀሀዩ ጠንከር በሚልበት ሰዓት የምመርጠው ጥላ ነው። ጥላ ደግሞ የማገኝበት መንገድ አንደኛው ጥላ ስር በመሆን ወይም በዛፍ ስር በመጠለል ሲሆን ሌላኛውና በአብዛኛው ቤት ወይም ደግሞ ቢሮ በመሆን ነው። ቤት ውስጥ እና ቢሮ በምሆንበት ጊዜ ፀሀይ ስለማያገኘኝ ከፀሀይ እጠለላለሁ። ውጪ ግን ውጪ ከሆንኩኝ እና ፀሀዩ ከጠነከረ ወይ ወይ ጥላ ወዳለበት ወደ ፎቅ ጥላ ወዳለበት ልጠጋ እችላለሁ ካገኘሁ ደግሞ በዛፍ ስርም እጠለላለሁ። በአብዛኛው ግን በፀሀይ ሰዓት ብዙ ጊዜ ወይ ቤት ወይ ቢሮ ነው የምሆነው እና ፀሀይ አያገኘኝም። ግን ጠዋት ከሆነ ግን ፀሀዩን እፈልጋለሁ ፀሀይ እመርጣለሁ። እንግዲህ ጥቅም ስለሚሰጥ ለሰውነታችን ጠቃሚ ስለሆነ የጧቱን ፀሀይ መጠቀም እፈልጋለሁኝ። ነገር ግን በምሳ ሰዓት እና ፀሀይ በሚጠነክርበት ሰዓት ግን ወይ በዛፍ ስር እጠለላለሁ አሊያም በቤት ውስጥ ወደ ቤት ገብቼ ወይም ወደ ቢሮ ገብቼ ጥላ አገኛለሁኝ። በቢሮአችን ሲሆን ሰዓት መናፈሻ ቦታ አለ በመናፈሻ ቦታው ላይ ጥሩ የጥላ ቦታዎችና መቀመጫዎች ስላሉ በዚያ እጠቀማለሁ። አሁን ላይ ደግሞ በአዲስ አበባ በተሰሩት በኮሪደር ስራዎች አማካኝነት የተዘጋጁ ብዙ መጠለያ ስፍራዎች መዝናኛ ቦታዎች መናፈሻ ቦታዎች ስላሉ ፀሀዩ ሲጠነክር ወደነዚያ መዝናኛ ወይም ደግሞ መናፈሻ ቦታ በመሄድ በየመንገዱ ግራ እና ቀኝ በተዘጋጁ መጠለያ ስፍራዎች ላይ በተዘጋጀው መቀመጫ ላይ በመቀመጥ ከፀሀይ መጠለል ይቻላል ወደ ጥላ መሆን ይቻላል። እና ምርጫዬ ጥላ በሚሆንበት ሰዓት ማለትም ፀሀይ በጠነከረበት ሰዓት በእንደዚህ አይነት ሁኔታ ከፀሀይ እጠለላለሁ። ነገር ግን ጠዋት ከሆነ ምርጫዬ ፀሀይ ስለሚሆን። እነኚህን ቦታዎች ለፀሀይ የሚመች ሁኔታ የተዘጋጁ መቀመጫ ስላሉ በኮሪደር ልማቱ በተዘጋጁት መናፈሻ ቦታዎች በተዘጋጁት መቀመጫዎች በመንገድ ዳር በተዘጋጁ መቀመጫዎች ላይ በመቀመጥ ወይም ደግሞ ቤት ከሆነ ከቤት ለምሳሌ እኔ የምኖረው ፎቅ ላይ ነው። ሰገነቱ ላይ ባዶ ስፍራ ስላለ ወንበር ይዤ ወጥቼ የጧት ወንበር ላይ ተቀምጬ የምጠቀምበት እና የምሞቅበት ሁኔታ አለ። ፀሀዩ ሲጠነክር ደግሞ ወደ ጥላ ወደ ቤት ወይም ደግሞ ወደ ቢሮ በመግባት ከፀሀይ እጠለላለሁኝ ወደ ጥላው እሆናለሁ በዛ ሰዓት የምመርጠው ፀሀዩን ሳይሆን ጥላውን ነው ምክንያቱም ፀሀዩ ጠንካራ ስለሚሆን ይጎዳኛል እንጂ አይጠቅመኝም ብዬ ስለማስብ ማለት ነው። ነገር ግን በ የጠዋቱ ሲሆን ደግሞ ለጤና ስለሚጠቅም በባለሙያዎች ቫይታሚን ዲ ያስገኛል ብለው ስለሚመከርና ትምህርትም ስለወሰድንበት የጧቱን ፀሀይ እፈልገዋለሁ እጠቀመዋለሁ። ወንበር በማውጣት ወይም ደግሞ አሁን ባለሁበት መኖሪያ ቤት ፎቅ ላይ ሰገነት ስላለ ሰገነት ላይ ወንበር ይዤ ወጥቼ ወንበር ላይ በመቀመጥ እጠቀማለሁ። ፀሀው በጠነከረበት ሰዓት ወይ በምሳ ሰዓት ሲሆን ግን ፀሀውን ስለማልፈልገው ጥላ እመርጣለሁ ጥላውን የማገኘው ደግሞ በቢሮ ውስጥ በተዘጋጀ መናፈሻ ወይም ከተማ ከሆንኩኝ ደግሞ በመንገድ ዳር ባሉት በመናፈሻዎች ላይ በመጠቀም ነው።

የትርፍ ጊዜ ማሳለፊያዎቼ። ለምሳሌ ከሰኞ እስከ አርብ እኔም ባለቤቴም ጠዋት ሁለት ሰዓት ተኩል ነው ስራ የምንገባው። ለምሳ ሰዓት ስድስት ሰዓት ተኩል እንወጣና ከዚያ ከሰአት በኋላ ሰባት ተኩል እንገባለን። ማታ አስራ አንድ ሰዓት ተኩል እንወጣለን። ከዚያ መጥተን ቤት እንደደረስን ቤት ትርፍ ጊዜያችንን የምናሳልፈው አፍልተን በመጠጣት እና በመጫወት ነው። ከዚያ ባሻገር ደግሞ ቅዳሜ እና እሁድ። በኋላ ወይም ደግሞ ከአስራ አንድ ሰዓት ከስራ እሷ ቅዳሜ ስራ ትሰራለች ሙሉ ቀን። ከዚያ ከመጣች በኋላ አስራ ሁለት ሰዓት ላይ ወደ ውጭ ወደ መናፈሻ ሄደን በእግራችን እየተራመድን በመናፈሻ ቦታ እየተንቀሳቀስን ምናልባትም መናፍሻ ውስጥ የተዘጋጁ መቀመጫዎች ላይም በመቀመጥ እንደዚህ ጊዜ እናሳልፋለን። አንዳንዴ ደግሞ እሁድ ከሰአት በኋላ ወጣ ብለን በሬስቶራንቶች ምግብ በመመገብ መናፈሻ ቦታ ሄደን በመዝናናት በዚያ እረፍት ጊዜያችንን እናሳልፋለን። ምናልባትም አቅም ቢፈቅድና ብንችል ደግሞ የማስበው ነገር በአመት አንዴ ከኢትዮጵያ ውጪ ወይም ኢትዮጵያ ውስጥ ከዚህ በፊት ያልጎበኘናቸውን ታሪካዊ ቦታዎች የሚጎበኙ ቦታዎችን ለመጎብኘት እና በዚያ የእረፍት ጊዜያችንን ማሳለፍ እፈልጋለሁ። እና የእረፍት ጊዜ ማሳለፍያዎቼ ደግሞ ዘርዘር ሲደረጉ ቤት ውስጥ ቡና እየጠጣን በመጨዋወት ቴሌቪዥን እያየን የተለያዩ ስላለፉና ስለመጪ ነገሮች እየተጨዋወትን እናሳልፋለን። ከቤት ወጥተን ደግሞ ሻይ ቡና እያልን የምናሳልፍበት ጊዜ አለ። በተለያዩ መናፈሻዎች ወይም ደግሞ ሙዚየሞችን በመጎብኘት የምናሳልፍበት ጊዜ አለ። ከከተማ ወጣ ብለን ሌሎች የሚጎበኙ ቦታዎችን በመጎብኘት የትርፍ ጊዜያችንን እናሳልፋለን። ለወደፊት ደግሞ የማስበውና የማቅደው ከኢትዮጵያ ውጪ ለምሳሌ ግብጽን በጎበኝ የትርፍ ጊዜን ግብጽን በመጎበኘት ባሳልፍ ደስ ይለኛል። ቤተሰቦቼን ይዤ ፈረንሳይ ፓሪስን እንደገና ከዚህ በፊት እኔ ጎብኝቻለሁ እንደገና ከቤተሰቦቼ ጋር ብጎበኝ ደስ ይለኛል። ቻይናንም እንደዚሁ ቤተሰቦቼን ይዤ ሄጄ ቻይናንም በጎበኝ። ከመካከለኛው ምስራቅ ደግሞ ዱባይ ዩናይትድ አረብ ኤመሬትን ቤተሰቦቼን ይዤ ሄጄ ዱባይንም መጎበኝ ደስ ይለኛል። ከምዕራብ አፍሪካ ሀገሮች እንደ ናይጄሪያ ካሜሮን እና ጋናን መጎብኘት ብችል እንዲሁ ደስ ይለኛል ምርጫዬ ነው። ኬንያ ደግሞ ሞምባሳና ናይሮቢን ትርፍ ጊዜ እዚያ ማሳለፍ ብችል ደስ ይለኛል። እነኚህ ወደፊት እቅዶቼ ናቸው እስካሁን አድርጌያቸው አላውቅም። በርግጥ የቻይናና የቻይና ቤጂንግ የተለያዩ የሚጎበኙ ቦታዎችን በመጎብኘት የትርፍ ጊዜዬን ያሳለፍኩበት ሁኔታ አለ። ፈረንሳይ ፓሪስን በመጎብኘት ኔዘርላንድም በመጎብኘት የትርፍ ጊዜዬን በዚህ ያሳለፍኩበት ጊዜ አለ። ነገር ግን አሁን የማቅደው ግን ከቤተሰቦቼ ጋር ቤተሰቦቼን ይዤ ውስጥም ሆነ በውጭ ሀገር የሚገበኙ ቦታዎችን በመጎብኘት ሙዚየሞችን በመጎብኘት የትርፍ ጊዜዬን በዚያ ባሳልፍ ደስ ይለኛል። ምርጫዬና እቅዴ ነው። አሁን ላይ ግን በተግባር እያደረኩ ያለሁት የትርፍ ጊዜን ማሳለፋቸው ውስጥ ቡና አፍልተን እየጠጣን ቴሌቪዥን እያየን ልዩ ልዩ ጨዋታዎችን እየተጫወተን የምናሳልፍበት እንደሆነ ነው። ከዛ ውጪ ከከተማ ደግሞ ከተማ ውስጥ ወጣ እያልን በእግር እየተራመድን መናፈሻዎች አካባቢ ሄደን በመናፈስ የትርፍ ጊዜያችንን እናሳልፋለን።

በዚህኛው ቅዳሜ እና እሁድ የማደርገው ቅዳሜ ለት ጥዎት ሁለት ሰዓት ተኩል ስራ እገባለሁ። ስድስት ሰዓት ተኩል ከስራ እወጣለሁ። ከዚያ በኋላ መጥቼ ምሳ ከበላሁ በኋላ ልጄ ልጄን ይዣት ወደ መናፈሻ እሄዳለሁ። ላዝናናት ቦራ ወደሚባል መናፈሻ ቦታ የልጆች መጫወቻ ወደ አለበት ወደ እዚያ ያዣት ሂጅ እዚያ እሷን አጫውቻት ከዚያ ውለን እንመጣለን። ባለቤቴ ስራ ስለሆነች። ሌሎቹ ሁለቱ ልጆቻችን ደግሞ ትምህርት ላይ ስለሆኑ እነሱ አይችሉም። እና እች ትንሿን ልጄን እሷን ይዣት ወደ ልጆች መዝናኛ ወስጄ እዛ አጫውቻት ውለን ለመምጣት እቅድ አለን። ከዚያ ባሻገር ደግሞ እሁድ እለት ደግሞ እሁድ ጠዋት ባለቤቴም ስራ ስለሌላት ጠዋት ወደ ቤተክርስቲያን እንሄዳለን። ከቤተክርስቲያን መልስ በቀጥታ አንድ ሰርግ ስላለ እኔ እና ባለቤቴ ወደዚያ ሰርግ እንሄዳለን። በዚያ ሰርግ ታድመን እዚያ ውለን እንመጣና። ወደቤት ከመጣን በኋላ ቤት አስራ አንድ ሰዓት ላይ የቤተሰባችን በየሳምንቱ የምናደርገው ፕሮግራም ስላለ የፀሎት የእግዚአብሔርን ቃል መካፈል። የመዘመር እነ ይሄንን ፕሮግራም ካደረግን በኋላ ደግሞ ጊዜ ይኖረናል ማለት ያሳለፍነው ሳምንት እንዴት እንደነበረ ሁላችንም የየራሳችንን እንናገራለን። የሚቀጥለውን ሳምንት ምን እንዳሰብን ምን ልናደርግ እንዳለ እሱንም እንጫወታለን። እና እንደዚህ እያደረግን እሁድን ለማሳለፍ እቅድ አለኝ። በርግጥ እኛ እናስባለን የሚፈጽመው ደግሞ እግዚአብሔር ነው። ብዙ ጊዜ እኔ እንዲህ አደርጋለሁ ብዬ ግን ቀኑ ሲደርስ ሌላ ነገር አድርጌ የማልፍበት ሁኔታ አለ። ለምሳሌ አላሰብኩት ለቅሶ አጋጥሞኝ ለቅሶ ሄጄ በዚያ ቀኑን የማሳልፍበት ሁኔታ አለ። እና እኛ እናቅዳለን። እቅዱ ግን የሚፈጸመው እንደ እግዚአብሔር ፈቃድ ነው። ስለዚህ እግዚአብሔር ቢፈቅድና ብንኖር በአሁኑ ቅደሜና እሁድ ይህንን ለማድረግ እኔ አስቤያለሁኝ። ባለቤቴ ግን ስራ ስለሆነች ቅዳሜ ከእኔና ከትንሿ ልጃችን ጋር አብራን አትሆንም። ሁለቱ ልጃዎቻችን ደግሞ የዩኒቨርሲቲ ትምህርት ላይ ስላሉ እነሱም ከእኛ ጋር አይሆኑም እኔ ግን ያሰብኩት። ትንሿ ሶስተኛ ልጃችን ይዤ መናፈሻ ይዤ ሂጄ እዚያ ላዝናናት እና ከሰአት በኋላ አሁን እዛ ለማሳለፍ ነው። ጠዋት ግን እኔም ስራ ስላለኝ እንደ ባለቤቴ ቅዳሜ ጠዋት ስራ እገባለሁ ከዚያ መጥቼ ምሳ በልቼ። እንዳልኩት ህፃኗን ትንሿን ልጄ እኔ ይዤ ወደ መዝናኛ ወስዳትና እዛ አጫውቻት ውለን እንመጣለን። ያው ቅዳሜ ምሽት ላይ ባለቤቴ ከስራ ከመጣች በኋላ እንደተለመደው ቡና አፍልተን ቡና እየጠጣን እየተጫወትን እናሳልፋለን። ምሽቱን ደግሞ እራት ከበላን በኋላ እነሱ ሲተኙ እኔ የተለያዩ ስራዎች የግል ስራዎች ሊኖሩ ስለሚችሉ እነሱን ስራዎች በመስራት ምሽቱን አሳልፋለሁ። እሁድም እንደዚሁ ቅድም ያልኩትን የቤተ ክርስቲያን ፕሮግራም ሰርጉንም ጨርሰን ከመጣን በኋላ እና የቤተሰብን መደበኛ ፕሮግራምችንን በዝማሬ እግዚአብሔር አ አምልከን የእግዚአብሔርን ቃል ተካፍለን ጸልየን። እርስ በእርስ ልዩ ልዩ ጨዋታዎችን ተጫውተን ከጨረስንና እራት በልተን እነርሱም ወደ መኝታቸው ከሄዱ በኋላ እኔ የምሰራው ስራ ካለ ያንን ስራ ሰርቼ ለሰኞ የሚያስፈልገውን ዝግጅት አደርጋለሁኝ። እና በእንደዚህ አይነት ሁኔታ ቅዳሜ እና እሁድን ለማሳለፍ የራሴን እቅድ ይዤ እየተዘጋጀሁ አለሁ። ዛሬ ማክሰኞ ነው የፊታችን ቅዳሜ እና እሁድ ይህንን ለማድረግ እቅዴ ይዣለሁ ማለት ነው።